በቀን ውስጥ እስከ ከአራት እስከ አምስት ብርጭቆ ውሃ እጠጣለሁኝ። ምክንያቱም ውሃ ለጤንነት በጣም ጠቃሚ ነው። ለዚህም ነው ውሃ አብዝቼ የምጠጣው ማለት ነው። ነገር ግን ከዚህ በላይም መጠጣት ይቻላል። ከቤት ውጪ ሲሆን ከዚህ በላይ አብዝቼ እስከ አንድ ሌትር ሁለት ሌትር ድረስ ልጨርስ እችላለሁኝ። በተለይ ስራ ላይ በሆንኩበትና ውጫዊ የፀሀይ ሁኔታውም በጣም ሞቃታማ በሆነ ሰዓት ከዛ በላይ መጠጣት እንደሚቻልና ወደ አንድ ተኩል አንድ አንድ ሌትር ተኩል መጠጣት እችላለሁኝ ማለት ነው። ነገር ግን ቤት ከሆንኩኝ ግን ከአራት እስከ አምስት ብርጭቆ ብቻ ነው የምጠጣው። እሱም በቂዬ ነው ብዬ ነው የማስበው ምክንያቱም የማውጣው ላብ ስለሌለ። በበቂ ሁኔታ ራሴን ጤንነቴ ይጠብቅልኛል ብዬ አስባለሁኝ። ለዚህ ሁሉ ሰው ውሃ በቂ የሆነ ውሃ ብጠጣ ጥሩ ነው። ምክንያቱም ሰውነታችን አብዛኛው ክፋሉ በውሃ የተገነባ ነው ውሃ ውሃ መጠን ያለው ነው። ስለዚህ ውሃ በብዛት መጠጣት ተገቢ ነው ብዬ አስባለሁኝ። ለቆዳችን ልስላሴ እንዲሁም ለደማችን ጥራት በጣም ጠቃሚ ነው። ለዚህ በምግባችን ሁሉ ውሃ በቂ የሆነ ውሃ ብንወስድ ጥሩ የሆነ ጤንነት ይሰማናል። በቂ የሆነ የደም መጠን ይኖረናል ብዬ አስባለሁኝ።

አዎ በበጋ ወቅት ብዙ ጊዜ የበጋ ስራዎች ነው እምሰራው። እኔ በበጋ ወቅት እምሰራው ብዙ ጊዜ ቤተሰቦቼን እምጠይቃቸው በበጋ ወቅት ነው። ምክንያቱም ከዝናብ ከጭቃ የነፃ ነው በጋ ወቅት። እነዚህ ብዙ ጊዜንም ለዚህ ድግሶች ወይ ደግሞ ሰርግ እና ሌሊች በአካባቢያችን የሚደረጉ የቤተሰብ መሰባሰቢያ ፕሮግራሞች። የሚደረጉት በበጋ ወቅት ነው። ስለዚህ በጋ ወደ ቤተሰብ መጠየቅ ቤተሰብ ማየት በጣም ጥሩ ነገር ነው እኔም የማዘወትረው ይሄ ነው። በጋ አየሩም ተስማሚ ነው ዝናብ የለም ጭቃም የለም። ስለዚህ እንደፈለክ መውጣትና መንቀሳቀስ ትችላለህ። የፈለከው ቦታ ሂደህ መጎብኘት ትችላለህ ማየት ትችላለህ። ለቤተሰብ ስለዚህ በበጋ ወቅት እማደርገው እነዚህን ነው። ይመችኛል ራሴ ለማዝናናት ከቤተሰቦች ጋር ተገናኝቼ ከእነሱ ጋ ብዙ ሰዓት ለማሳለፍ በጣም ደስ የሚለኝ ወቅት ቢኖር በበጋ ወደ ቤተሰብ መጠየቅ መሄድ ነው። ከዛ ውጪም በበጋ ወቅት በአብዛኛው ጊዜ የትምህርትና አንዳንድ ስልጠናዎችን የምወስድበት ነው። የማደርገው በጋ ወቅት ነው። ኮርሶች ወይ ደሞ ስልጠናዎች አጫጭር ስልጠናዎችም የሚወስደው በጋ ወቅት ነው። ስለዚህ ለእኔ አብዛኛው ስራዬ ለመፋጠንና ስራዬ ለመከናወን የምጠቀምበት በጋ ወቅት ነው ማለት እችላለሁኝ።

አዎ። የስራ ምግባር አከበራለሁ ምክንያቱም የስራ ስነምግባር እና አካል ካላከበርኩኝ በስራዬ መቆየት አልችልም። ምክንያቱም አለቆቼ የሚሰጡኝን ስራ በአግባቡ መፈጸም አለብኝ። በአግባቡ ሰርቼ ማስረከብ መቻል አለብኝ። በሰአቱ መግባት አለብኝ። ታማኝ መሆን አለብኝ። ስለዚህ እነዚህ የስራ ምግባሮችን መተግበርና ማክበር ግዴታዬንም ይሄ ነው ማለት ነው። እነዚህ ያከብራል ወይ? ምክንያቱም ስራዬን እወደዋለሁ። እነዚህ የስራ የስራ ምግባር የማላክብር ከሆነ በሁሉ ሰውም የተጠላው ነው የሚሆነው። ምክንያቱም የስራ ምግባር የሌለው ሰራተኛ በስራው የመቆየት እድሉ በጣም ጠባብ ነው። ስለዚህ ማንኛውም ሰው የስራ ምግባር እንዲኖረው እመክራለሁ። ስራው በአግባቡ መፈጸም አለበት። ስራው የተሰጠው ስራ ጨርሶ ማስረከብ መቻል አለበት። በጥረትና በፍጥነት ሰርተው የማስረከብ ልምድ ሊኖረው ይገባል። ከዚህ ውጪ የስራ ምግባር ባልተሟላበት እድገትም አይኖርም። እንዲሁም በስራ የመቆየት እድሉን በጣም ጠባብ ነው የሚሆነው። ምክንያቱም የስራ እድል የስራ ምግባር አንዱ መለኪያችን ነው ለእድገትም ስራ ላይ ለመቆየትም መለኪያችን ነው ይሄ ነው ማለት ነው። ስለዚህ ሁሉ ሰው የስራ ምግባር ሊነረው ይገባል። ስራውን ሊያክብር ይገባል። የተቋሙ ወይ የድርጅቱ ስነምግባርም ማቀብ መቻል አለበት። ሚስጥር ጠባቂነትም ሊኖረው ይገባል። እነዚህ ሁሉ ከአንድ ሰራተኛ ወይ ከአንድ የስራ ባልደረባ የሚጠበቁ ናቸው።

አዎ አለ በአካባቢዬ ብዙ ድልድዩች አሉ አነስተኛና ትላልቅ ድልድለችም አሉ በጣም ረጃጅም የሆኑ ድልድዩች አሉ። እንዲሁም አጭር አነስተኛ የሆኑ ለትናንሽ አገልግሎቶች የሚሰጡ ድልድዩችም አሉ። እኔ በተለይ በአዲስ አበባ ብዙ ድልድዩችን ትችላለህ እርጃጅም ድልድዩች አሉ የሆኑ ደልድዩችም አሉ። በጣም ዘመላዊ የሆኑ ብዙ አገልግሎት የሚሰጡ ድልድዩች ተሰርተዋል በቅርብ ጊዜ በተለይ በዚህ አስር እና አስራ አምስት አመት ወዲህ በርካታ የሆኑ የከተማ ላይ ድልድዩች ተሰርተዋል ማለት ነው። እነዚህም ለዚህም የትራንስፖርት ስርዓቱ አፍጥነውታል ማለት ነው። ምክንያቱም በታችም በላይም የሚሄዱ የተሽከካሪዎች ብዛት ያጫናልቀው ስለነበር ለመንገዱ አሁን ግን በላይ በድልድሪም በከስርም ሲሄዱ የተሻለ የትራስፖርት ስርዓት ተፈጥረዋል። ድልድዩቹ በመኖራቸው ማለት ነው። እና በጣም ለከከተማው ውበት ሰጥተውታል በተለይ ቀለበት መንገድ የሚባሉት ድልድሎች የተሰሩ ድልድዮች በጣም ለከተማው ለከተማው ወበት ሰጥተውታል እንዲሁም ፈጣን የሆነ አገልግሎት እንድናገኝም ረድተውናል። ስለዚህ በአካባቢያችን ብዙ ድልድዩች እንዳሉ መናገር ይቻላል። እንዲሁም ለድልድዩቹ ለ ከስራቸው ብዙ የተለያዩ የአገልግሎት የሚሰጡ ናቸው። ከስራቸው የአረንጎዴ ልማት እትክልቶችን ይሰራሉ። ስለዚህ ጥሩ የሆነ ውበት ለከተማይቱም ሰጥተዋታል

በባህላችን ሰርግ በድምቀት ነው የሚከበረው። ባህላችን የ ባል ወይ ደግሞ የወንድ ቤተሰቦች ከ ሚዜዎቻቸው ጋር ወደ ሙሽሪት የሙሽራ ቤተሰቦች ወደ ሙሽሪት ቤተሰብ ተኬዶ ነው የምትመጣው። ለዚህ መጀመሪያ ሁሉ ነገር እንዳለቀ። የመተጫጨትና ከዛ በኋላ ደግሞ ሽማግሌ መላክ ሂደቱ ካለቀ በኋላ ሰርግ ሲደገስ። የወንድ ቤተሰቦች ወደ ሴቷ ቤተሰቦች የተወሰኑ ሚዚዎቻቸውና ታላላቅ ሰዎች ጋር ሆነው ይሄዳሉ መኪና ካለው በመኪና በቅሎም ከሆነ በበቅሎም ነው የምትወጣው። ይሄ ስርዓት በጣም በደመቀ ስርዓቱ በጠበቀና ሳይሸራለፍ የነበረው ህግ ተከትሎ ነው የሚደረገው። ለዚህም የሚዘጋጁ ድግስ ይኖራል። የሴት ቤተሰቦች የሚያዘጋጅት ድግስ አለ እሱ ይበላል ይጠጣል ይጨፈራል። ሙሽራም እዛ ይጨፍራል ከሚዜዎች ጋር ሙሽሪትም ገብታ ከእነሱ ጋር ትጨፍራለች። በሚቀጥለው ቀን ወደ ወንድ ቤተሰብ ወደ ወደ የወንድ ቤት ነው የምትሄደው። ይሄም የሚሆነው ከሚዜዎቿ ጋራና ሙሽራውም ሙሽራውም ሆነው እየተጨፈረ ነው የምትሸኘው። ስለዚህ ሙሽሪትና ሙሽራዋ በደመቀ ሁኔታ በጣም ተውበው ነው የሚውሉት በዛችኛው የስርግ ቀናቸው። ስለዚህ በጣም ልዩ ትዝታም ይፈጥርላቸዋል። የነሱ በሚቀጥለው ቀን ያው የወንድ ቤተሰቦች ደግሰው እንደ ሴት ቤተሰቦች ያደረጉትን ተመሳሳይ ድግስ ያደርጋሉ ማለት ነው።

ባለምግብ ብዙ ጊዜ የምመገበው እንጀራ ነው የምወደውም እንጀራ ነው። እንጀራ ስንበላ ስንመገብ ከእንጀራ ጋር የሚቀርብ ነው የሚወጣ አይነት ዶሮ ወጥ ቢሆን በጣም መርጣለሁ። ምክንያቱም ዶሮ ወጥ በጣም ኤሚጥም ምግብ ነው በጣም ለጤናም ተስማሚ ነው። እንዲሁ አሰራሩ በቅመም እና በበርበሬ በጣም ተቀምሞ የሚሰራ በመሆኑ በኢትዮጵያ በጣም የታወቀ ባህላዊ ምግብ ነው። እኛ ኢትዮጵያውያን ብቻ ሳይሆን ብዙ የውጭ ሀገር ሰው ያለው ሰዎችም ይወዱታል ዶቶ ወጥ። ስለዚህ እኔም ዋና ምርጫዬ ዶሮ ወጥ በእንጀራ ቢሆን እመርጣለሁኝ ዶሮ ወጥ በእንጀራ በጣም የሚጣፍጥ ምግብ ነው ማለት ነው። የኔ ምርጫ ይሄ ነው።

የስራ በታዬ ጥሩ ነው። የስራ ቦታ ብዙ የስራ ጓደኞች አሉኝ የስራ ባልደረቦች አሉኝ። ለመስራት የተመቸ ነው። ንጽህና ያለው ቢሮ ነው። እንዲሁም መከባበር የሞላበት የድራ ቦታ ነው ማለት ነው። መብትና ግዴታውም የሚከበርበት የስራ ቦታ ነው ማለት ይቻላል። ስለዚህ የስራ ቦታዬ ለኔ ጥሩ ነው ብዬ ነው የምወስደው። ከዚህ ከዚህ አንፃር በስራ በስራዬ ደስተኛ ነኝ። ስለዚህ የስራ ቦታዬ እንደ እኔ ግምገማ የኔ ምቹ ነው ጥሩ ነው። እድገት የምጠብቅበት ቦታ ነው። ሳለቅ መስራት ያለብኝ መቆየት ያለብኝ በስራዬ በዚህ ስራ ላይ ነው ብዬ ነው የማምነው። የተሻለ እድገትም አገኝበታለሁ ብዬ አስባለሁ። ስለዚህ የስራ በታ ጥሩ እና መጥፎ ለመሆን የራሳችን ድርሻም አለ። ምክንያቱም እኛ የራሳችን ስራ ከሰራን እና ለጥሩ የስራ አካባቢ መፈጠር የድርሻትን ከተወጣን። የተሻለ የስራ ቦታ የተሻለ ግንኙነት የተሻሉ ጉአደኞች እእ የተሻለ አለቆች እና የተሻለ ቆንጆ የሆነ ሳቢ የሆነ የአካባቢ እንዲኖረን ማድረግ እንችላለን ማለት ነው። ስለዚህ የራሳችን ድርሻም ወሳኝነት አለው ብዬ አምናለሁ።

የአካባቢ ሙቀት መጠን ከአስራ ስምንት እስከ ሃያ ሶስት ዲሪሰንት ያልበለጠ መቁጠጥ ቢሆን ደስ ይለኛል። ከዛ በላይ የሚሆን ከሆነ እና እስከ ከሃያ አምስት በላይ ከአራት በላይ የሚደርስ ከሆነ። እኔ ደስ አይለኝም። ምርጫዬም አይደለም። መጠነኛ የሆነ ሙቀትና መጠነኛ የሆነ ቅዝቃዜ እንዲኖር እመርጣለሁ። ምክንያቱም በጣም ሞቃታማ ቦታ መኖር በጣም ነው የሚከብደኝ። እነዚህ ሳይሞቁ በጣም ሳይቀዘቅዝ ከአስራ ስምንት እስከ ሃያ ሶስት ባለው ውስጥ የተሻለ ጤንነትም የተሻለ ስሜትም ይሰማኛል። ምርጫዬም ነው። ምናልባት ወደ ቆለማ ቦታ ስሄድ። ሙቀቱ ከፍ ስለሚል ወደ ሰላሳ ከዛ በላይ ከሰላሳ እስከ አርባ ስለሚደርስ ለመኖር ይቸገራሉኝ ወይ? ስለዚህ እኔ የምመርጠው የሙቀት መጠን ቅድም እንደገለጽኩት ከ ሃያ ሶስት ያልበለጠ መሆን አለበት። እንዲሁም ወደታችን እንኳን ችግር የለውም እስከ አስራ አምስትም ቢወርድ ምንም አይደለም። ነገር ግን። ከፍታው ከሃያ ሶስት በላይ ያልሆነ ሙቀት ለኔ ተስማሚና ምርጫዬ ነው ማለት እችላለሁኝ።

ብዙ ጊዜ ምጫዬ ቡና ነው ቡና እወዳለሁ። ሻይ አልፎ አልፎ ጠዋት ክፍለ ጊዜ ቁርስ ስበላ ሻይ ብጠጣ ደስ ይለኛል። ነገር ግን ከምሳ በኋላ የምወስደውም ማዘወትረው ቡና ነው። ቡናም በጣም እወዳለሁኝ ማለት እችላለሁኝ። እንቁ የሆነ የስራ አፈጻጸም እንዲኖረኝ ቡናም መውሰድ ዘወትር የማደርገው ነገር ነው። ይሄ ደስ የሚል ስሜትም ይሰማኛል። ስለዚህ የኔ ምርጫ ቡና ነው ማለት ይቻላል። ነገር ግን አልፎ አልፎ በጧት ክፍለ ጊዜ ሻይ አልጠቀምም ማለት ግን አይደለም። የተወሰነ ሻይ እጠጣለሁ በተለይ በቁርስ ሰዓት ማለት ነው። ቡና ግን በቀን አንድ ጊዜ አያልፈኝም እጠጣለሁ። ሁለት ስኒ ወይም አንድ ስኒ በቀን እጠጣለሁ ማለት ነው። እንደዚህም ጤናዬ ተስማምቶኝ እኖራለሁኝ ማለት ነው።

በእግሬ እስከ ሃምሳ ኪሎሜትር መሄድ እችላለሁኝ። ምክንያቱም፥ እኔ ስፖርት እሰራለሁኝ፤ የአካል ብቃት እንቅስቃሴም አደርጋለሁኝ፤ ሩጫም እሮጣለሁኝ ስለዚህ በእግሬ የመሄድ ችግር የለብኝም። ብዙ ርቀት መሄድ እችላለሁኝ፥ እስከ ሃምሳ ኪሎ ሜትር ኪሎ ሜትር ድረስ በእግሬ የመጓዝ የመጓዝ ችሎታ አለኝ ማለት ነው። ስለዚህ ብዙ የሚከብደኝ አይደለሁም።

አዎ ሌሎችን አበረታታለሁኝ። በተለይ በሀሳብ ደከም ያለ ሰው ወይም አስተሳሰብ። ድክመት ያለበት ሰው ከዚህ አስተሳሰብ እንዲወጣ። እና የተሻለ አውንታዊ የሆነ አስተሳሰብ እንዲይዝ አደርጋለሁኝ እመክራለሁኝ።

በቤተሰባችን የምናክብረውም በዓላት ይሄ እንደ ሃይማኖታዊ በዓላት የሆኑ የሆኑ ናቸው። በብዛት ለምሳሌ እንደ ጥምቀት ገና እና ፋሲካ። በቤተሰብ ደረጃ የሚከበር በምነ በእምነት የሃይማኖት በዓላት ናቸው። እነዚህም በጣም በደመቀ ሁኔታ እና በጉጉት የምንጠብቃቸው በዓላቶች ናቸው።

የምትጠቀመው ሳሙና አይነት ብዙ ሽታ የሌለው ሳሙና ነው የምመርጠው ምክንያቱም ላላርጂክ የሚያጋልጠኝ መሆን የለበትም። ስለዚህ ብዙ ሽታ የሌላቸው ሳሙናዎች ለቆዳ ተስማሚ የሆኑ በመምረጥ ነው። ከ ህክምና የሚደገፉ ሳሙናዎችን የምትጠቀመው። ለዚህም በሰውነቴ ላይ የሚታየው የቆዳ ችግር የለብኝም። ምክንያቱም በጥንቃቄ ለሰውነቴ እየሚስማማ። ሳሙና ነው የምትጠቀመው

አዎ። በጀት አስተዳድራለሁ እማስተዳድረው በጀት የቤቴን ወጪ ማስተዳደር ነው። ይህ የቤቴ ወጭ። ምን ምን ማድረግ እንዳለብኝ ደሞዜ እንደተቀበልኩኝ ሂሳብ እሰራለሁኝ። ስለዚህ በትክክል ያወጣሁት ሂሳብ በዛ እየተጠቀሙ መሆኔን እቆጣጥረዋለሁኝ። ስለዚህ አዎ በጀት አስተዳደራለሁ።

የምወደው መጽሐፍ የፍቅር መጽሐፍ ነው። ብዙ ጊዜ የፍቅር መጽሐፍ ባነብ ደስ ይለኛል። ምክንያቱም ፍቅር ለሁሉም ነገር ነው። እዚህ የምወደው መጽሐፍ በብዙ ጊዜ የፍቅር እስከ መቃብር የሚባል የአዲስ አለማየሁ የፍቅር መጽሐፍ በጣም ነው የምወደው።

አዎ ሳንቲም እቆጥባለሁ ምክንያቱም መቆጠብ ካልቻልኩ ወር ከወር ለመዝለቅ እቸገራለሁ። ስለዚህ ስታመምም ሌላ ወጪዎችን አስፈላጊ የሆኑ ነገሮችን ለመያዝ ሳንቲም እቆጥባለሁ። በዚህ መቆጠብ በጣም ጠቃሚ ነገር ነው ብዬም አምናለሁ። ሁሉ ሰውም መቆጠብ እንዲለማመድ እመክራለሁኝ። ለዚህ

የምወደው ቀለም ሰማያዊ ነው። ሰማያዊ ቀለም በብዙ ምርጫዬ እወደዋለሁ። እጠቀመዋለሁ እንዲሁም በተለያዩ የልብስ አይነትም በተለይ ሸሚዝ ደብዘዝ ያለ ሰማያዊ ቢሆን እመርጣለሁ። ስለዚህ ሰማያዊ ቀለም የኔ ምርጫ ነው ማለት እችላለሁ። ሌሎች ቀለሞችም አልወድም ማለት አይደለም ነገር ግን በበለጠ የምወደው ሰማያዊ ቀለም ነው።

የምወደው ምግብ እቤት ውስጥ የሚዘጋጅ ባህላዊ ምግብ ነው። ለምሳሌ ዶሮ ወጥ ሽሮም በሽሮ መልክ የሚዘጋጅ ማለቴ ነው። ስለዚህ እቤቴ ውስጥ ምንም የሚሰሩ ምግቦች በጣም ነው የምወዳቸው በጣም ጣፍጦኝ ነው የምበላው። ለጤናዬም ተስማሚናቸው ብዬ እሰባለሁ።

አዎ አወራ ችግር ይፈጥራል ይፈጥራል። ምክንያቱም አወራ ወደ መተንፈሻ አካላችን ስለሚገባ የመተንፈሻ አካል ችግር ያመጣል ብዬ አስባለሁ። ለዚህም በኔም የተለያየ የጤና ችግር ያመጣብኛል። አወራ ሲሸተኝ ወይም አወራ ወደ ጉሮሮዬ ወይም ወደ አፍንጫዬ ከገባ ችግር ይፈጠረብኛል።

አዎ የቪዲዮ ጥሪ አደርጋለሁ በተለይ በዋትሳፕ ኢሞ እና ሌሎችም የቪዲዮ ጥሪ አደርጋለሁ። ምክያቱም የቪዲዮ ጥሪ ከ ኤዲዮ ጥሪ የተሻለ የመግባባትና ሀሳብን የመግለጽ ተክሎት አለው። በዚህም በተቻለ የሚቻል ከሆነ የቪዲዮ ጥሪ ቢደረግ የተሻለ ነው ብዬ አስባለሁ።

አዎ የስራ ልብስ ለብሳለሁ ወደ ቢሮ ሲሄድ የቢሮ ልብስን ነው ምለብሰው። እንዲሁም እቤት ሲሆን። ሌላ ልብስ እለብሳለሁኝ። የስራ ልብስ ግን ግዴታ ነው። ምክንያቱም ለስራ በሚመጥን መልኩ የቢሮ ልብስ መልበስ አለብኝ።

አዎ እችላለሁ። እንዲሁም የኮምፒውተር ባለሙያ ነኝ። ስለዚህ ሁሉም ነገር የሚሰራው በኮምፒውተር ነው። የኮምፒውተር ገናም ይሁን ሌሎች አንዳንድ ነገሮችም አልቸገርም። ስለዚህ ሙያተኛ እንደመሆኔ መጠን ኮምፒውተር መጠቀም በደንብ እችላለሁ።

አዎ። ሽማግሌ በደንብ ነው ማከብረው ምክንያቱም በመሃላችን የታላላቅ ሰዎች ትልቅ ክብር እንሰጣለን። ሽማግሌዎች ሲመጡ ቁጭ ብለህ ከነበረ ተነስተህ ማስቀመጥና የያዙን ተቀብለህ ማገዝ የባህላችን አንዱ ነው። ስለዚህ እኔም ከዚህ ማህበረሰብ ስለተፈጠርኩኝ ሽማግሌዎችን ማክበር በጣም እተገብራለሁኝ። አግዛለሁኝም።

ጨው ብዙ አልወድም። ምክንያቱም ጨው በጣም መጠቀም ተገቢ ነው ብዬ አላስብም። ለጤና ጥሩ አይደለም። ለኩላሊት ችግርም ሊያስ ሊያስመጥ ላመጣ ይችላል። ስለዚህ በመጠኑ ቢሆን ተመራጭ ነው። ብዬ አስባለሁ።

አዎ መዝሙር ደስ ይለኛል። መዘመር እወዳለሁኝ ነገር ግን ብዙ ችሎታ ያለኝ ሰው ግን አይደለሁም። ስሰማ በጣም ነው የምደሰተው። እኔም ራሴ እሞክራለሁ። ያን ያህል ችሎታ አለኝ ብዬ ግን አላስብም። ምክንያቱም መዝሙር ብዙ መለማመድን ይጠይቃል።

አዎ ልጅ እያለን ገመድ እንጠቀም ነበር እኔም በልጅነቴ ገመድ እጠቀም ነበር። ስለዚህ ገመድ መጠቀም አውቃለሁኝ ገመድ መዝለል እንዴት እንደሆነ እንዋዳድ በልጅነታችን እንዋዳደር ነበር። ለዚህም በደንብ ብዙ የዘለለ እንደ ገወዝ ገመድ ዘላይ ተብሎ ይታሰባል።

እኔ ራሴ የጧት ሰው ነኝ ብዬ አስባለሁ ብዙ ጊዜ ወደ ስራዬም ጧት ነው የምነሳው ስለዚህ ማታ ብዙም አላመሽም። ጠዋት ግን በጠዋቱ ወደ ስራዬ መሄድ ስላለብኝ። በጠዋቱ እነሳለሁኝ እነቃለሁኝ። ስለዚህ የጧት ሰው ነኝ ማለት እችላለሁ።

ልደቴ የማከብረው ከልጆቼ ጋር ነው። እና በጣም ደስ ይለኛል ልደቴ ብዙም ሳላካብድ ነው የማከብረው። ምክንያቱም ያን ያህል አካብድጄ ያን ያህል በጣም በተጋነነ መልኩ ልደቴን አላክብረውም። ነገር ግን ለኔ ለማስታወሻ የሚያህል ከልጆቼ ጋር ዘና ብዬ እውላለሁ።

በግሌ የማክብረው ሃይማኖታዊ ግብር የለኝም ነገር ግን። በሃይማኖታዊ በዓላትን ሲከበሩ አብሬ የሃይማኖታዊ በዓላትን እናከብራለሁኝ። እንዲሁም የቤቴ ድግስ ወይም የሆነም የምግቢ ዝግጅት ይኖራል። ስለዚህ በጋራ የሆነ ታይሀይማኖታዊ በዓላቶች አከብራለሁኝ ማለት እችላለሁኝ።

አዎ ማብሰል እችላለሁ። እንደ ስጋ እና ቀለል ያሉ ምግቦችን ብዙ የማያቸስግሩ የምግብ አይነቶችን ማብሰል እችላለሁኝ። ለራሴም ይሁን ሌሎች አብስዬ ማቅረብ እችላለሁኝ። ብዙም አልቸገርም።

ዝናብ ሲዘንብ እቤት ነው የምትጠለለው? ወይ ደግሞ ውጪ ከሆንኩኝ መጠለያ ፈልጌ ዝናቡ እስኪያልፍ ድረስ ሱቅም ይሁን ሌላ ቤት ገብቼ ዝናቡን እንዲያልፍ እጠልላለሁ። ከዛ ዝናቡም ካባራ በኋላ መንገዴን እቀጥላለሁ። ቤት ከሆንኩኝ ደግሞ ሌላ ስራም መስራት እችላለሁ።

አዎ በተወሰነ መልኩ ሰርቼ አውቃለሁኝ ያን ያህል ግን ብዙ ነው ብዬ አላስብም። ምክንያቱም በቁጥር የሚቆጠር በጣም ጥቂት ጊዜ ነው ለበጎ አድራጎት ተሳትፎ ያደረግኩት። ለቀጣይ ግን የተሻለ ከዚህ እየበለጠ ብዙ የ አድራጎት ስራ ለመስራት ፍላጎቱ አለኝ።

በስር የሚሰባሰበው በአመት አንዴ ቢሆን ነው። ለዛም የዘመን መለወጫ ሲደርስ ከቤተሰብ ጋር የመገናኘት እድሉ አለን። ካልሆነ ብዙም ሌላው ጊዜ አንሰባሰብም። ዘመን መለወጫ ግን በጣም ደስ የሚል ጊዜ ስለሆነ አብረን ለማሳለፍ እንገደዳለን።

በአዲስ አበባ የሚገኝ የዩዲ አቢሲኒያ የሚባል ሬስቶራንት በጣም ደስ የሚለኝ ሬስቶራንት ነው። እዛ ጋር ሂድህ ያላቸው መስተንግዶና የጠቅላላ የይዘታቸው በጣም የሚመቸኝ ሬስቶራንት ነው። ሁልጊዜም እንግዳ ሲኖረኝ እዛ ይዤ መሄድ እመርጣለሁ።

አዎ የሚሰጠኝ ሀላፊነት የአመራር ሚና በአማራርነት ሚና ነው የምፈጽመው። እንዲሁም ለሚሰጠኝ ስራ ራሴ እንደ አመርጭ ከዛም ለሚቀጥሉ ከእኔ በታች ላሉ ሰዎችም በስነ ስርዓት እንዲፈጽሙ የአመራር ሚና እጫወታለሁ።

ወደ አክሱም ተጉዤ አውቃለሁኝ አክሱም ታሪካዊ ቦታ ነው። የእምነት መደረሻም ነው ተብሎ ይታሰባል። ስለዚህ የ ህዳር ጼን ተብሎ የሚጠራው የሃይማኖታዊ በዓል። እሱን ለማክበር ወደ አክሱም ተጉዤ አቃለሁ። በጣምም ደስ የሚል ድባብና በጣም ትዝታዎች የሚያስቀር ሁኔታውን አሉ።

ብዙ ጊዜ ከአራት እስከ አምስት ባለው እተኛለሁ። ምናልባት ስራ ኑሮኝ አምሽቼ ካልሆነ በስተቀር። የምትተኛው በጊዜ ነው። ወደ ቤቴ ምገባው በጊዜ ነው። ስለዚህ ራቴ ከበላሁ የተወሰነ ሰዓት አንዳንድ ነገሮችን እያየሁ ቆይና። ከአራት ሰዓት እስከ አምስት ሰዓት ባለው እተኛለሁ።

አዎ አንዳንድ በእጅ የሚሰሩ ስራዎችን እሰራለሁኝ ለምሳሌ እንደ ልብስ መስፋት እና ቅርጻ ቅርጽ መቅረጾችን እሞካክራለሁ። እነዚህ ቅልል ያሉ በእጅ የሚሰሩ ስራዎችን እሰራለሁ። ከልጅነቴ ጀምሮም እንደዚህ አይነት ስራዎችን እወዳለሁ።

የምሳ እረፍት ብዙጊዜ ቢሮ የምንጠቀመው ከ አንድ ሰዓት ያልበለጠ ነው ወይ ደግሞ ከአንድ ሰዓት በታችም ሊሆን ይችላል። ስለዚህ ከስድስት ተኩል እስከ ሰባት ተኩል ባለው የምሳ ሰዓት ነው ተብሎ ይታሰባል። ሁሉም ሰራተኛ በዛን ሰዓት ለምሳ ይወጣል። ሰባት ተኩል ሲሆን ቢሮ ተመልሶ ይገባል። ስለዚህ የአንድ ሰዓት ልዩነት ነው ያለው።

አዎ የድርጅትን ባህል እወደዋለሁ አከብረዋለሁም። ምክንያቱም ድርጅቱ የራሱ የሆነ ባህል ይኖረዋል። ያ ባህል ደግሞ የስራ ባህል ነው የሚሆነው። ያ ባህል ጠንክረህ እንድትሰራ የሚያግዝህ እና የሚያስጠነቅቅህ ነው የሚሆነው። ስለዚህ የድርጅት ባህል መውደድ ግድ ነው የሚሆነው።

ወደ ገበያ የምሄደው ብዙ ጊዜ ቅዳሜ ነው። ምክንያቱም ሌሎች ቀኖች ስራ ሰዓት ነው የስራ ሰዓት ስለሆነ ከስራ አልወጣም። ቅዳሜ ግን የእረፍት ቀኔ ነው። ስለዚህ ቅዳሜ ወደ ገበያ እሄድና እሁድ የእረፍት ቀኔ በደንብ የማጣጥምበት ጊዜ ነው የሚሆነው ማለት ነው።

ብዙ ጊዜ የምቀመጠው ሶፋ ላይ ነው ወይም ወንበር ላይ ነው ነገር ግን መቀመጫ ከሌለ በምንጣፍ ላይ ልቀመጥ እችላለሁኝ ምክንያቱም ሁል ጊዜ የሄድክበት ቦታ ሙሉ መቀመጫ ላታገኝ ትችላለህ። ስለዚህ በምንጣፍም አንዳንዴ ልቀመጥ እችላለሁ አልፎ አልፎ ማለት ነው

ባሁን ሰዓት ደብዳቤ መጻፍ ብዙም የተለመደ አይደለም። እኔም ብዙ ደብዳቤ መጻፍ ምወድ ሰው አይደለሁም። ከደብዳቤ በተለያየ መልእክት መላክ ይቻላል። በድምጽ መላክ መልእክት ማስተላለፍ ይቻላል። እንዲሁም አጭር የሆነ መልእክት መላክ ስለሚቻል ብዙም ደብዳቤ መጻፍ ምወድ ሰው አይደለሁም።

በመስመር ላይ ብዙ ጊዜ ለራሴ መነቃቂያ የሚሆኑት እንደ አንድ ነገሮችን እወስዳለሁኝ። ነገር ግን መደበኛ የሆነ ትምህርት በመስመር ላይ አልማርም። ለዚህ መስመር ላይ ትምህርት ጥሩ ነገር ቢሆንም። እኔ ግን የመስመር ላይ ተማሪ አይደለሁም።

አዎ አስተያየት መቀበል እወዳለሁ። ምክንያቱም የሰው አስተያየት የተሻለ እንድሰራ ስለሚጠቅመኝ። በሰራሁት ስራ ላይ አስተያየት ቢሰጠኝ ደስ ይለኛል። የተሻለ ስራም የተሻለ ስራ ለመስራትም ያነቃቃኛል ብዬ አስባለሁ። ለዚህ በጥሩም ይሁን በመጥፎ አስተያየት መቀበል። ጥሩ ነገር ያመጣል ብዬም አምናለሁ።

ድንጋይ አልሰበስብም። ምክንያቱም ድንጋይም እኔ በምኖርበት አካባቢ ብዙም ድንጋይ የለም ብልኩዌትና ሌሎች አማራጮች ነው ያሉት ስለዚህ የዚህ ድንጋይ የምሰበስብበት ምክንያት የለኝም። ድንጋይ መሰብሰብም አልችልም።

አዎ በቡድን መስራት እወዳለሁ። ምክንያቱም ቡድን ስራ በጣም ጠቃሚ ነው። ቡድን ተሸፋፍኖ ወይ ደግሞ አንዱን ጉድለት ለአንዱ ማስተማሪያ ሆኖ የሚሰራበትና የተሻለ ስራ የምታስመዘግብበት የተለያየ ሀሳብ የሚንጸባረቅበት ስለሆነ ቡድን ስራ መስራት። ጠቃሚ ነው ብዬ አምናለሁ።

አዎ በተቻለኝ መጠን ሰዎች ተቸገረው ባላይ ደስ ይለኛል። ስለዚህ በቻልኩት መጠን ደግሞ ሌሎችን ባግዝ እና ብረዳ ደስታን የሚሰማኝ። እንዲሁም በማየው ነገር ለመርዳት እና ለማገዝ ጥረት አረጋለሁ።

አዎ በተሻለ መጠን ካጠገቤ ባለ ካለ ሰው ጋር ወይ ከሌሎችም ግጭት ላለመፍጠር እጠነቀቃለሁኝ። እንዲሁም በሌሎች የተከሰተ እንደሆነም ነገሮችን ለመረጋጋት ጥረት አደርጋለሁ። ምክንያቱም ከግጭት የሚገኝ ነገር የለም። ትርፉ ጥፋት ነው የሚሆነው ማለት ነው። ስለዚህ በተቻለኝ መጠን ችግሮችን በማረጋጋት ለማስተካከል እሞክራለሁ።

አዎ ወተት እጠጣለሁ። ወተት ለጤናም በጣም ተስማሚ ነገር ነው። ስለዚህ ወተት ከልጅነቴ ጀምሮ የምወደው ምግብ ነው። እጠጣለሁኝ አሁንም ቢሆን ወተት በተገኘ ሰዓት ወተት እጠጣለሁኝ። እጠቀማለሁኝ። ለጤናዬም በጣም ነው የሚስማማኝ።

አዎ የስራ አሰራሮች መከተል ግድ ነው። እኔም የስራ አሰራሮችን እከተላለሁ። ምክንያቱም ከህግ ጥሰት ወይ ደግሞ አሰራር ጥሰህ የሚሰራ ስራ ዘላቂ አይሆንም። ለቅጣትና ለተለያየ ከስራ መፈናቀልም ሊያጋጥም ይችላል። ስለዚህ ሁል ጊዜ የስራ አሰራሮችን ተከትየ ለመስራት ነው ጥረት የማደርገው።

አዎ የስራ ምግባር አከብራለሁ። ምክንያቱም የስራ ምግባር ማለት በስራ ሰዓት ማድረግ ያለብህን ነገር ነው ወይ ደግሞ ስርዓት ነው። ስለዚህ በስራ ሰዓት ማድረግ ያለብኝ ነገር አውቄ ነው የምሰራው። በህጉ መሰረት ነው የምፈጽመው ስለዚህ እተገብራለሁ።

ይሄ የምወደው እንስሳ ውሻ ነው። ውሻ በጣም ይወዳለሁ ከልጅነቴ ጀምሮ። ውሻ በጣም ነው እምወደው ውሻ ታማኝ ጓደኛ ነው። እንዲያውም ከሰው ልጅም በበለጠ መልኩ። እምት ያለው እንስሳ ነው ብዬ መመስከር እችላለሁ። ስለዚህ በጣም ነው እምወደው ውሻ።

የምወደው ከተማ አዲስ አበባ ነው አዲስ አበባ የአየር ፀባዩ በጣም የሚመች ከተማ ናት ስለዚህ እንደኔ የምወዳት ከተማ አዲስ አበባ ናት። ከአዲስ አበባም መውጣት ብዙም አይታይም ምክንያቱም አመቱን ሙሉ ብዙም የማይቀያየር እየር ፀባይ ያላት ከተማ ናት

አዎ ጥፍሬ እቆርጣለሁ ምክንያቱ አንዱ ግል ንጽህና ከምጠብቅባቸው አንዱ ጥፍሬን ማሳጠር ነው። ካልሆነ በጥፍር ውስጥ የሚገቡ ቆሻሻዎች ሌላ የጤና ችግር ሊያመጡ ይችላሉ። ስለዚህ ጥፍሬን ባግባቡ በየጊዜውና በሰአቱ አሳጥራለሁ።

አዎ መሬት ላይ መቀመጥ ይመቻል። ምክንያቱም ብዙም የሚቆረጥ ነገር የለውም። ብዙ ጊዜ ሰፋ ሰፋ ብለህ ወይ ደግሞ መሬት ላይ መቀመጥ ምቾት ይሰጣል። እኔም አንዳንድ ጊዜ መሬት ላይ እቀመጣለሁ

የምወደው ሽታ የለሜን ሽታ ደስ ይለኛል። የለሜን ሽታ በጣም ደስ የሚል- እገዛለሁ። ስለዚህ በሌሜን የተቀመሙ ሽቶች ወይ ደግሞ የለሜን ይዘት ያላቸው ሽቶወች ቢሆኑ- ያን ሽቶ በጣም አረሳውም። ደስ የሚል ስሜትም ይሰጣል።